በፍጥነት መጠየቅ ትችላለህ? ነው። አዎ በፍጥነት እኔ ጠይቃለው ለምሳሌ አንዳንድ ነገሮችን በጣም ፈጣንና እንዲሁም የተለያየ እንደ እኔ የተማርኩትን ጥያቄ በፍጥነት አሁን እጠይቃለሁ እጠየቃለሁ እና የተጠየቁትን መልሶች በፍጥነት እመልሳለሁ። ወይም ተይባለሁ ማለት ነው። እና እንደ አጠቃላይ በፍጥነት መተየብ እችላለሁ ማለት ነው።

የድሮ ፎቶቼን ትይዛለህ ነው? አዎ እኔ የድሮ ፎቶቼን እይዛለሁ ምንክንያቱም የድሮ ፎቶቼን የምይዝበት አንደኛ ምክንያቴ የድሮ ፎቶ አንደኛ ለብዙ ነገር ይጠቅማል። ለምሳሌ አሁን ያለንበት ደረጃ ከፍ ስንል የድሮ ፎቶ ስተይ ትዝታ በቃ እንዲህ ነበር ተሻሽያለሁ። ከድሮ አሁን ተሻሽያለው ወይም ደግሞ ድሮ በጣም ቆንጆ ወይም ደግሞ አሪፍ ቦታ ላይ ከነበር አሁን ደግሞ ወረድ ካልክ። ድሮ እኮ እንደዚህ ጎበዝ ነበር እንደዚህ ቆንጆ ነበር እንደዚህ ነበር። ለማለት የድሮ ፎቶዎችን ወይም የሆነ ትዝታት ስለሚፈጥሩ የድሮ ፎቶዎችን እይዛለሁ